ዳቦ ማለት ከተለያዩ የእህል አይነቶች የሚዘጋጅ የምግብ አይነት ሲሆን ከ ገብስ ከ ስንዴ ከ ከበቆሎ ከማሽላና ከተለያዩ የእህል አይነቶችን በመፍጨት የተፈጨውን ዱቄት በማቡካትና የተቦካውን ቡኬት በማንኳፈፍ ከዛ በኋላ ምጣዱን ካጋምነ በኋላ ጠፍጥፈን የምንጋግረው እና ለምግብ የምንመገበው በአብዛኛው ጠዋት ጠዋት የምንመገበው የምግብ አይነት ዳቦ ይባላል። ዳቦ በአብዛኛው ህፃናት ከወተትና ከሻይ ጋር ጠዋት ጠዋት ቁርስ የሚመገቡት ሲሆን ህፃናት ጠዋት ጠዋት ዳቦ ለመብላት ፍላጎት ያላቸው ሲሆን አንዳንዴ መብራት ባለመኖሩ ዳቦ ሳይጋገር ሲቀር ህፃናት በጣም የሚያለቅሱበት ሁኔታ ይፈጠራል። ዳቦ በአሁኑ ሰዓት ዋጋው እጅግ የጨመረ ሲሆን አንድ ሃምሳ ግራም የማታክል ዳቦ ወደ አስር ብር ያደገች ሲሆን። ያም እንደ ምክንያት የተጠቀሰው በአሁኑ ሰዓት በሀገራችን የሚመረተው የስንዴ ምርጥ የተለያዩ ገቢዎችን ለመሸፈን ወደተለያዩ የጎረቤት ሀገሮች ስለሚላክ። ዶላር ወይም የውጭ ምንዛሬ ለማምጣት መንግስት እየተጠቀመበት ስለሆነ የሀገር ውስጥ የስንዴ ፍጆታ ከፍተኛ በመሆኑ። የስንዴ ዱቄት እጥረት በመኖሩ የዳቦ ዋጋ ከባለፈው አመት ጋር ሲነጻጸር የአምስት ብር ጭማሪ ያሳየ ሲሆን ይህም ድሃውን ማህበረሰብ ዳቦ በሻይ በልቶ እንዳይውል የሚያደርግ ሲሆን። መንግስት ይህን ትኩረት ሰጥቶ የዳቦን ዋጋ መቀነስ መቻል አለበት ብዬ እንደኔ እወስዳለሁ። እኔም አንዱ የዳቦ ተጠቃሚ በመሆኔ ዳቦ ጠዋት ጠዋት ጾም እስካልሆነ ድረስ በወተት መብላትን አዘወትራለሁ ህፃናቶችም ዳቦን በወተት መብላት እጅግ የሚወዱና ዳቦ በወተት ጠዋት ጠዋት የሚመገቡ ናቸው። ዳቦ ሲጋገር በአጠቃላይ አራት ማዕዘን ያለው ወይም እንደ ክብ የሚጋገር ሲሆን ያ ደግሞ በባህላዊ ዘዴ እናቶቻችን የሚጋግሩት በምጣድ ሲሆን በጣም የሚጣፍጥና በአገር ቤት አጠራሩ ደሞ ዳቦ ሳይሆን ቂጣ በሚል እናት አባቶቻችን የሚጠሩት ሲሆን። በጣም ጣፋጭና

ሶፍትዌር ስንል አንድ የተለየ የኤሌክትሮኒክ እቃ ውስጥ በብዛት ያንን እቃ ማንቀሳቀስ የምንችልበት የተማረ የሰው ሀይል የሚፈጥረው ሶፍትዌር ሲሆን። በአብዛኛው በኮምፒውተር ሶፍትዌሪንግ ኢንጂነሪንግ የተመረቁ ሰዎች የተለያዩ ሶፍትዌሮችን መፍጠር የሚችሉበት አጋጣሚዎች እጅግ የበዙና በአሁኑ ሰዓት በኢትዮጵያም ይሁን በተለያዩ አለማት የቴክኖሎጂዎች ግኝቶች በአሁኑ ሰዓት እጅግ የጨመሩና የተለያዩ ሶፍትዌሮች በኮምፒውተር ኢንጂነሮች እየተሰሩ ሲሆን። ለምሳሌ በኮምፒውተር ውስጥ የኮምፒውተር ሶፍትዌር እጅግ ውስብስብና በጣም የፈጠራው ግኝቶች አስገራሚና በአሁኑ ሰዓት የኮምፒውተር ሶፍትዌር አለምን ከአለም ኮምፒውተር እያገናኘ በመሆኑ ይህ ሶፍትዌር ፈጣራ ስራዎች እጅግ እየበዙና በአሁኑ ሰዓት አለም በጣም በሚገርም ሁኔታ ሶፍትዌሮች በመመረት ላይ ናቸው። ሶፍትዌር ስንል እንግዲህ በአብዛኛው አንድ ነገር ውስጣዊ እቃ ሲሆን ያ እቃ እንዲሰራ በዋናነት የሚሰራበት ማቴሪያል ወይም ያ የፈጠርነው እቃ ወይም የሰራነው እቃ የውስጥ እቃው ወይም ያንን እቃ በበላይነት ወይም በዋናነት የሚያንቀሳቅሰው ወይም የሰራነው ስራ በሚፈለገው መልኩ የተፈረ የተሰራው እቃ ስራውን በአግባቡ እንዲሰራ የውስጥ እቃው ሶፍትዌሩ የተስተካከለና በጣም ዘመናዊ የአሰራር ስልትን የተከተለ መሆን ይገባዋል። ሶፍትዌር ስንል ለምሳሌ በኮምፒውተር ውስጥ ሶፍትዌር ያለ ሲሆን ሌላም በትላልቅ ነገሮችም በአውሮፕላን እንደገና ደግሞ በመኪናዎችም ሌላ ደግሞ ለምሳሌ በሳተላይቶች በድሮኖችና በትላልቅ ከባባድ መሳሪያዎች የራሳቸው ሶፍትዌር የተገጠማላቸው ሲሆን ያን ሶፍትዌር በተለያየ ዘዴ በመስራት የተሰሩበትን ሁኔታ መቆጣጠርና መስራት ሲቻል የተለያዩ ከውስጥ ያሉትን ሶፍትዌሮችን በማበልጸግና በመሸሻል የሰራናቸውን ስራዎች እንደገና ጥራታቸውን በመጨመርና ሌላም ነገር ተጨምሮላቸው የውስጣቸው ሶፍትዌር ተስተካክሎ በሌላ መልኩ ሊሰሩ ይችላሉ። በመሆኑም ሶፍትዌር ማለት አንድን ነገር ልናንቀሳቅስበትና አንቀሳቀስበትና ያ ነገር ስራውን በአግባቡን ሊሰራ እንዲችል

ማስተካከያ ማለት አንድ ሰው ወይም አንድ ተቋም ወይም አንድ ካምፓኒ በሚመስለው ባለው እውቀት ባለው ክሎት ባገኘው ልምድ መሰረት የተለያዩ ቁሳቁሶችን ወይም የተለያዩ ግኝቶችን ሊያገኝ ይችላል። ካገኘ በኋላ እነዛ ያገኛቸው ግኝቶች ወይም የሰራቸው ቁሳቁሶች ከእሱ በላይ በሆኑ ሰዎች በመጀመሪያ ወደ ገበያ ከመውጣታቸው በፊት የሚመለከታቸው አካላት በአንድ ላይ ሆነው የሰራውን ስራ ሊገመግሙና ሊያዩት ይችላሉ። በዛን ጊዜ ለእሱ ሲሰራ ያልታየው ስራዎች ወይም ትናንሽ ድክመቶች እንዲስተካከሉ ከተሰበሰቡት ሰዎች ወይም ምሁራን የማስተካከያ እረምት እንዲያደርግ ይሰጡታል ማለት ነው። ማስተካከያ ማለት በአጭሩ እኛ ያላየናቸውን ነገሮች ሰዎች አይተው እነሱ ባላቸው እውቀት መሰረት እንዲስተካከሉ ወይም እንዲደረጉ የማስተካከያ ስራዎች የሰራው ሰው እንዲያደርግበት የሚሰጥ የጽሁፍም ሆነ የቃል ትእዛዝ ሊሆን ይችላል ማለት ነው። በሌላ አነጋገር ሰዎች የግኝት ስራዎችን ለምሳሌ የምርምር ስራዎችን ሊያቀርቡ ይችላሉ። ያ የምርምር ስራ በሚቀርብበት ጊዜ የምርምር ስራውን እንዲሰራ የሚያደርገው ተቋም ወይም እሱን ሲረዳው የነበረ ከእሱ በላይ ያለ ሰው ሊኖር ስለሚችል የሚሰራው ሰው ያንን ስራ ከጨረሰ በኋላ ሪሰርቹን ወይም የጽናት ጽሁፉን ወይም ያገኘውን አዲስ ነገር በሚያቀርብበት ጊዜ የተለያዩ ስህተቶች ካሉ ወይም የተለያዩ የጎደሉ ነገሮች ካሉ በበላይነት ሲቆጣጠረው የነበረ ባለሙያ ወይ ምሁር ወይም ተቋሙ እነዚህ እነዚህ ነገሮች ስህተት ስላለባቸው እንደገና መሰራት አለባቸው ብሎ የማስተካከያ እርምት ሊሰጥ ይችላል። ያ እንግዲህ ሰዎች በሚመስላቸው እውቀት በያዙት እውቀት፣ በያዙት ክህሎት እና በያዙት ልምድ መሰረት የተለያዩ ስራዎችን ሲሰሩ እነሱ ባላቸው እውቀት የሰሩትን ስራ ሌሎች ሰዎች በሚያዩበት ጊዜ ትክክል ያልሆነ ነገር ካለ ማስተካከያ ወይም እንደገና በተደራጀ መልኩ እንዲሰራ የሚሰጥ የማስተካከያ የጽሁፍም ሊሆን ይችላል የቃልም ሊሆን የሚችል የርምት ደብዳቤም ሊሆን ይችላል።

አስር ማለት የቁጥር አይነት ሲሆን ህፃናት ከሰባት አመት በታች ያሉ ህፃናት እስከ አስር ያሉ ቁጥሮችን በፊደልና በአሃዝ መጽሐፍና ማንበብ መቁጠር መቻል አለባቸው። ህፃናት ከሰባት አመት በታች ያሉ ህፃናት አፋቸውን የሚፈቱበት አንዱ የቁጥር አይነት አስር ሲሆን አስር ሲያስቆጥሩ መምህራን ልጅ ያላት እንቁላል ያላት እያሉ ህፃናት እንዳይረሱ የሚያስተምሩበት ሁኔታ አለ። ስለዚህ አስር በቁጥር ስትጻፍ አንድና በቀኝ በኩል ደግሞ ዜሮ ስትጨመር አስር ይባላል ማለት ነው። ስለዚህ አስር በብዙ ሰዎች ዘንድ እጅግ ገራሚ የእድል ቁጥር ናት ተብላ ትያዛለች። ምክንያቱም አስር ለሁለት ስለሚካፈል እና ለአምስት ስለሚካፈል። ሰዎች አስር ቁጥርን አብዝተው ሎተሪ ሲመጣ የሚቆርጧት ቁጥር እንደሆነ የተለያዩ ሰዎች ሎተሪ በመጣ ቁጥር አስር ቁጥር አለህ ወይ እያሉ የሚጠይቁበት ሁኔታ እጅግ የበዛ ነው። አስር ሲባል የመጀመሪያ አስርዮሽ ቁጥር ሲሆን አስርን በአስር ብዜትን በአንድ በሁለት እያበዛን ስንሄድ እጅግ በህፃናት ዘንድ የተለመደ ለመቁጠርም የሚያመች ቁጥር ሲሆን። አስር ሃያ ሰላሳ አርባ ሃምሳ ስልሳ ሰባ ሰማንያ ዘጠና መቶ እያሉ ህፃናት የሚቆጥሩት ቁጥር ሲሆን። ለህፃናት እጅግ እጅግ ተወዳጅ ቁጥርና ቁጥሩን ለመያዝ እጅግ የማይከብድ ቁጥር አይነት ሲሆን። በጣም ተወዳጅና ህፃናት ሁሌ በአእምሮአቸው ተቀርጾ የሚኖርና ወዲያው እንዳዩት በጭቃ አስርን ቁጥር እየሳሉ የሚጫወቱበት ሁኔታ እጅግ የበዛና ህፃናት ከሰባት አመት በፊት ያሉ የቅድመ መደበኛ ህፃናት ተማሪዎች በአጠቃላይ ከተለያዩ ነገሮች አስርን ቁጥር ቅርጻ ቅርጽ እየሰሩ በደንብ አድርገው እያስተማሯቸው ሲሆን። ህፃናትም አስርን ቁጥር ለመስራት በንቃት የሚሳተፉና ከቁጥሮቹ ሁሉ እጅግ ደስ የሚል ቁጥር በመሆኑ። ህፃናት አስርን ቁጥር ሰርቶ ለመምራቸው ወይም በብር ለማሳየት እጅግ የሚጥሩና አስር ቁጥር በህፃናትም ይሁን በአዋቂዎች ተወዳጅ ቁጥር እንደሆነች። ተጠቃሚው ህብረተሰብና ህፃናትን ወደ ትምህርት ቤት ከወሰድን በኋላ በትምህርት ቤት የእደ ጥበብ ስራ በሚሰሩበት ጊዜና በክፍል ስራ ጊዜ ህፃናት ሌሎች ቁጥሮችን ከመስራት ይልቅ አስርን ቁጥር ደጋግሞ የመጻፍና በካርቶን ስህል የመሳል አጋጣሚዎች ከፍ

ጥሬ ገንዘብ ማለት ጥሬ ሲል ሌላ ቃል ሲሆን ገንዘብ ደግሞ ሌላ ሲሆን ጥሬ ገንዘብ በአንድ ላይ የቃላቶች ስብስብ ሲሆን ጥሬ ገንዘብ ማለት ሰዎች በአሁኑ ሰዓት ጥሬ ገንዘብ ለማግኘት የሚቸገሩበት ሁኔታ አለ። ጥሬ ገንዘብ ማለት ሰዎች የሆነ ነገር ለመግዛት ወይም ለመሸመት የሚያስፈልጋቸው ገንዘብ ጥሬ ስንል በ ጥሬው ማለት በአካል ብሩን ይዘን የምንገዛበት ሁኔታ ሲፈጠር በጥሬ ገንዘብ እንላለን ማለት ነው። በአካል ብሩን ይዘን ስንቀርብ ጥሬ ገንዘብ ይባላል። ስለዚህ የተለያዩ እቃዎችን በምንገዛበት ጊዜና በምንሸምትበት ጊዜ የተለያየ የጥሬ ገንዘብ ችግሮች እየተፈጠሩ ይገኛሉ። መንግስት በአሁኑ ሰዓት በጥሬ ገንዘብ ህብረተሰቡ እንዳይገበያይ የተለያዩ ዘዴዎችን በመፍጠር ላይ ሲሆን በአብዛኛው እቃዎችን ሲገዙና ሲሸጡ ሰዎች በተለይ የተማረው ማህበረሰብ ከገንዘብ ነፃ ሆኖ በሞባይል ባንኪንግ እና የተለያዩ የፋይናንስ ማዘዋወሪያ ዘመናዊ ዘዴዎችን እንዲጠቀም መንግስት የተማረውን ህብረተሰብ በማበረታታት ላይ ይገኛል። በአሁኑ ሰዓት ጥሬ ገንዘብ እጥረት አገሪቱ የገጠማት ስለሆነ ያም የሆነበት ምክንያት ጥሬ ገንዘቡን ለማሳተም የውጭ ገንዘብ ስለሚያስፈልግ ያ ደግሞ ለማግኘት አስቸጋሪ በመሆኑ። የተማረው ህብረተሰብ እቃ በሚገዛበት ጊዜ ወይም የፈለገውን ነገር መግዛት በሚፈልግበት ጊዜ ሻጩና ገዢው በተለያዩ የፋይናንስ ስርዓትን በሚያሳልጡ በዘመናዊ መንገድ ለምሳሌ በቴሌ ብርና በሞባይል ባንኪንግ እንዲለዋወጡ ለማድረግ በአሁኑ ሰዓት ከፍተኛ ስራ መንግስት ወይም የፋይናንስ ተቋሞች ወይም ባንኮች ከፍተኛ ጥረት በማድረግ ላይ ይገኛሉ። በመሆኑም ጥሬ ገንዘብ ስንል የገጠሩ ማህበረሰብ ከቴክኖሎጂም ውጭ በመሆኑ በጥሬ ገንዘብ ማለትም ገንዘቡን አውጥቶ በአካል በገንዘቡ መገበያየት ነው የሚመርጠው። ምክንያቱም በአሁኑ ሰዓት ሰዎች የሞባይል አቅርቦት በገጠሩ ማህበረሰብ ዘንድ እጅግ ዝቅተኛ በመሆኑ የገጠሩ ማህበረሰብ ጥሬ ገንዘቡን ወይም ብሩን በእጁ ይዞ የሚፈልገውን ነገር የሚገዛበት ሁኔታ ነው ያለ ነገር ግን ጥሬ ገንዘብ እጥረት ስላለ ማህበረሰቡ በአሁን ጊዜ እጅግ እየተቸገረ የሚገኝበት

አዘምን ማለት እስካሁን ስንጠቀምበት የነበረውን የአሰራር ሂደት በቴክኖሎጂ በተደገፈ ወይም ዘመናዊ የአሰራር ቅደም ተከተልን እንድንከተል አሮጌውን የአሰራር ክፍተት በአዲሱ ለመሙላት ሲፈልግ ስራህን ወይም የምትመራበትን የስራ አካሄድ አዘምን ቀይር ወደ ሌላ ቀይረው ከባህላዊ ወደ ዘመናዊ ቴክኖሎጂን የሚጠቀም የስራ ክሎትን የስራ ባህልን ልምድን አካብት አዘምነ ወደ ዘመናዊነት ክተተው ብዙ የሰው ሀይል የሚፈልገውን በትንሽ የሰው ሀይል እንዲሰራ አድርገው እንቶ ፎንቶውን ትተህ በሚጠቅሙት ላይ ብቻ ትኩረት በማድረግ አሁን ከምትሰራው ስራ ወደ ዘመናዊነት ወይም ብዙ ጉልበት ወደማይ ወደማይጠይቀው የቴክኖሎጂ ቀይረው ወይም አዘምን ማለት ይሄ ሲሆን በአሁኑ ሰዓት በአብዛኛው የመንግስት ስራ የሚሆን የግል ስራ የምንሰራባቸው መንገዶች ባህላዊን የተከተሉ በመሆናቸው ሰዎችን እንዳመጣጣቸው ለማስተናገድና ሰዎች በሚፈልጉት ፍጥነት ላለማስተናገድ አንዱ የምንሰራባቸውን ቴክኖሎጂዎች ከዘመኑ ጋራ ማዘመን አለመቻላችን ሲሆን አዘምን ሲል ግን አሁን ያሉት የምንሰራባቸው ስራዎች በጣም ኋላ ቀር እና ሰዎችን በሚፈልጉት መንገድ አገልግሎት መስጠት የማያስችል በመሆኑ ቴክኖሎጂዎችን የምንጠቀምና የሚዘምንበት ሁኔታ መመቻቸት መቻል አለበት ስለዚህ አዘምን ስንል ከዘመኑ ጋራ የሚሄዱ ቴክኖሎጂዎችን አስገባ ወይም አሰራርህን ቀልጣፋና ለህብረተሰቡ በአጭር ሰዓታት ተደራሽ የሚሆንበትን ሁኔታ ፍጠር አዘምን ከዘመናዊ ጋራ በደንብ አድርገህ ቀያይረህ ስራ ወይንም ስራውን ስትሰራ ሰዎችን በአርኪ ሁኔታ የምታገለግልበትን የአየሠራር ስልት ለውጥ ለሰዎች በቀላሉ ተደራሽ የምትሆንበትን መንገድ አዘምን አድርገው ከልሰው ከቴክኖሎጂዎች ጋር ተራመድ ዘመኑን የዋጀ የአገልግሎት አሰጣጥ ወይም ዘመኑን የዋጀ ቴክኖሎጂዎችን በመጠቀም ስራውን አቅልል አዘምን ከኋላ ቀርነት ራስክን ወደ ዘመናዊነት ቀይር አሁን የምትሠራው ስራ ባህላዊ በመሆኑ አሠራርክን በመቀየር አዘምን ለውጠው አስተካክለው

ኢንቨስትመንት ስንል ሰዎች በፈለጉት የስራ ዘርፍ ስራቸውን ለማሳደግ እና የራሳቸውን ኢንቨስትመንት ለመስራት በሚያደርጉት ጥረት የራሳቸውን ኢኮኖሚ በማሳደግና በአካባቢው የሚሰሩት ኢንቨስትመንት ለአካባቢው ማህበረሰብና በዛው አካባቢ ለሚኖረው ህዝብ የጋራ ተጠቃሚነትን በማስገባት ከግምት ውስጥ ኢንቨስትመንት ወይም ሀብት መፍጠር ወይም የተለያዩ ነገሮችን በአንድ አካባቢ መስራት ማለት ኢንቨስትመንት እንለዋለን ማለት ነው። ኢንቨስትመንት ስንል ከትንሽ ጀምሮ እስከ ስልቅ ደረጃ የምንሰራው የስራ አይነት ሲሆን ኢንቨስትመንት ገና ጀማሪ ኢንቨስተሮች በቀላል ዘዴ ይጀምሩና ወደ ከፍተኛ ኢንቨስትመንት ሊያሸጋግሩት ይችላሉ። በአሁኑ ሰዓት መንግስት ኢንቨስትመንትን ለማበረታታት በኢንቨስትመንት ስም ብዙ መጉላላት እንዳይደርስባቸው የተለያዩ ቅድመ ሁኔታዎችን ቀድሞ እንዳይቸገሩ የማድረግ ስራዎች በአሁኑ ሰዓት እየተጠናከሩ የመጡ ሲሆን ወደ ሀገራችን የተለያዩ የውጭ ኢንቨስትመንቶች አገራችን በመሳብ ላይ ናት። ኢንቨስትመንት ማለት በአጭሩ ሀብት ማፍራት በእውቀት ሊሆን ይችላል። በሌሎች ነገሮች ወደ ተሻለ ቦታ ወይም ወደተሻለ ሁኔታ በኢኮኖሚም ይሁን መሸጋገር ማለት ነው። ኢንቨስትመንት ማለት ሰው በሚፈልገው የስራ ዘርፍ ተሰማርቶ በእውቀትም በክሎትም በተለያየ ነገር ሊሆን ይችላል እሱ ተጠቅሞና ሀገሪቱም የሚጠቅምበት ሁኔታ ሲመቻች ኢንቨስትመንት ሰዎች አደረጉ ልንል እንችላለን። ኢንቨስትመንት ብዙ ነገሮችን የሚያካትት ስሆን በሰውና ኢንቨስት በሚያደርገው ሰውና ኢንቨስትመንቱን በሚመራው ሰው ወይም ተቋም ጋራ ያለው ግንኙነት ኢንቨስትመንቱ እንዲሰፋ እንዲጠብና ኢንቨስትመንቱ የሚካድበት ቦታ ወይም ኢንቨስትመንቱ የሚቆይበት የጊዜ ሁኔታ ነገሮችን ሊያሰፋቸውና ሊያቀላቸው ይችላል። በመሆኑም የተለያዩ ኢንቨስተሮች ኢንቨስት ለማድረግ ወደ ሀገራችን በሚመጡበት ጊዜ ቢሮክራሳዊ አሰራርን በማስወገድ ኢንቨስትመንትን ወደ ሀገር ውስጥ መሳም መቻል አለብን። ብዬ የምይዘው ጉዳይ ሲሆን ኢንቨስትመንት ማለት ሰዎች በመረጡት የስራ ዘርፍ ተሰማርተው ራሳቸውንና ሀገራቸውን የሚጠቅሙበት ሁኔታ ኢንቨስትመንት ይባላል። ኢንቨስትመንት ብዙ አይነት ሲሆን ከቀላል ጀምሮ እስከ ከፍተኛ ኢንቨስት ማድረግ በሀገራችንና በተለያዩ ሀገራት በአለማትም እጅግ የተለመደ የአሰራር ስልት ነው